እሺ እድሉ ስለተሰጠኝ አመሰግናለሁ በባህላችሁ ሰርግ እንዴት ይከወናል ይላል ያሁኑ ጥያቄ? በባህላችን ሰርግ እንዴት ይከወናል? በባህላችን ውስጥ ሰርግን በተለያየ መንገድ እንከነውናለን ለምሳሌ በሽምግልና ሊሆን ይችላል ወይም ደግሞ በ በቤተክርስቲያንም ሊሆን ይችላል ማለት ነው። እና እንዴት ነው ይሄ ነገር የሚለውን ለመመልከት ስንሞከር አንደኛ በሽምግልና ከሆነ ሽማግሌዎች ውል ጋር ወይንም ደግሞ ሽምግልና የወንድ ቤተሰብ ለሴት ቤተሰብ ሽምግሌና በሚልክበት ሰዓት ሽማግሌዎች መተው ሽም እነሱ ባልና ሚስትን አንድ ላይ ፊርማ አፈራርመው እና ቃል አስገብተው የሰርጉን ሂደት እንደዛ ይከውናሉ ማለት ነው። ወይንም ደግሞ ይሄ ነገር ሰርግ ጋር ሰርጉ በሚሰረግበት ዋናው ሰርግ በሚሰረግበት ወቅት እነዚህ ሽማግሌዎች እዛ ጋር በመገኘት ባልንም ሚስትንም መሃላ እንዲፈጽሙ በማድረግ አፈራርመዋቸው በስመጨረሻ ሰርጉን ይከውኑታል ማለት ነው። አንደኛው መንገድ ያ ሲሆን ሁለተኛው መንገድ ደግሞ በሃይማኖት አባቶች ሊሆን ይችላል ማለት ነው። ይሄ በሃይማኖት አባቶች በሚደረግበት ወቅት እነዛ የሃይማኖት አባቶች አብዛኛውን ጊዜ በባህላችን ሰርግ በሚከወንበት ወቅት በሃይማኖት አባት ከሆነ የሚከወነው እነዛ የሃይማኖት አባቶች የሰርጉን ስነ ስርዓት በቤተክርስቲያን እንዲፈጸም ነው የሚፈልጉ እንዲያም በሁለት አይነት መንገድ መፈጸም ይችላል አንደኛ ቅዱስ ቁርባኑን ወስደው ባልም ሚስትም ጋብቻውን ሊፈፅሙ ይችላሉ። ሁለተኛ ደግሞ በተክሊል ጋብቻውን ሊፈጽሙ ይችላሉ ማለት ነው ስለዛ ሁለት አይነት መንገዶች አሉ ማለት ነው። በዋነኝነት እድሉን ስለሰጣችሁኝ አመሰግናለሁኝ። ቻው።

የሞባይል ዳታ እጠቀማለሁ። አዎ የሞባይል ዳታ እጠቀማለሁ ብዙ ጊዜ ፈጣንና ሰላማዊ የሆነ የግንኙነት መስመሮችን በምፈልግበት ወቅት የሞባይል ዳታ እንጠቀማለን ማለት ነው። እነዛ ፈጣን የሆኑ የግንኙነት መስመሮች በኢንተርኔት በየነ መረብ ጋር ሊገናኙ ይችላሉ ማለት ነው። ሰላማዊ ለማለት የፈለኩበት ምክንያት ብዙ ጊዜ በቤት ውስጥ ዋይፋይ ወይም ደግሞ በአንዳንድ ተቋማት ዋይፋይ የተለያዩ በየነመረሞችን በምጠቀምበት ወቅት እነዛ በየነዛ ዋይፋዎች ምን ይሆናሉ ብዙ ጊዜ ይጨናነቃሉ እነዛ ዋይፋዎች በሚጨናነቁበት ሰዓት ለኔ ደግሞ ለመጠቀም ከባድ ወይንም አሰልቺ ይሆንብኛል ማለት ነው። ስለዛ ሰላም ያለው ያልኩበት ምክንያት ያንን ነው ማለት ነው። እና ብዙ ጊዜ እኔ የሞባይል ዳታን እጠቀማለሁኝ በምጠቀምበት ወቅት ደግሞ ሰላም ያለበትና ፈጣን የሆነ የግንኙነት መስመር ይኖረኛል ማለት ነው። እድሉ ስለተሰጠኝ አመሰግናለሁ።

እሺ በድጋሚ ይሄ እድል ስለተሰጠኝ አመሰግናለሁ። ዶሮ አለህ ይላል የአሁኑ ጥያቄ አቻ? አዎ እኔ ብዙ ዶሮዎች አሉኝ። በዋነኝነት እነዛ ዶሮዎች ለእንቁላል ለመጣል እና በእንቁላል ትርፋማ ለመሆን አስቤ የገዛኋቸው ዶሮዎች ናቸው ማለት ነው። እና ለምሳሌ አሁን ከነዛ ውስጥ አስራ አምስት ዶሮዎች አሉኝ እና አስራ አምስቶችም እንቁላል ጣይ ናቸው። ተጨማሪ አሁን ሰሞኑን አራት የስጋ ዶሮዎችን እና አንድ ደግሞ አውራ ዶሮ ለመግዛት እያሰብኩኝ ነው። ስለዛ በቅርብ ጊዜያት ውስጥ በአጠቃላይ ሃያ የሚደርሱ ዶሮዎች ይኖሩኛል ብዬ አስባለሁኝ ማለት ነው። እና እነዚህ ዶሮዎች ሁሎችንም አንድ ላይ ለመንከባከብ እና ጽዳታቸውን ጠብቁ እንዲሁም ደግሞ የሚያስፈልጋቸውን ምግብና መጠጥ ለማሟላት ትንሽ ይከብዳል። ይህም በሚሆንበት ሰዓት እንግዲህ እነዛን የዶሮ የጣሉትን እንቁላል አንድ ላይ ሰብስቤ በመሸጥ ከማገኘው የተወሰነ ገንዘብ ጋር ቀንሼ ለእነሱ የምግብና የመጠጥ እችልላችኋለሁኝ ማለት ነው። ስለዛ እኔ በአሁን ሰዓት አስራ አምስት ዶሮ ይኖረኝ እንጂ። ለወደፊት ግን እነዚህን እንደንተርፋማነት ስላየሁኝ ተጨማሪ ዶሮዎችን እጨምራለሁ የሚል ሀሳብ አለኝ ማለት ነው። አሁን ላይ ዶሮ አለህ ወይ ለሚለው ጥያቄ? አዎ አለኝ የሚል ይሆናል ማለት ነው። ስንት ነው ከተባለ ደግሞ አስራ አምስት የሚደርሱ የእንቁላል የሚጥሉ ዶሮዎች አሉኝ። ማለት ነው እድሉ ስለተሰጠኝ አመሰግናለሁኝ። በጣም ስለ እንደዚህ አይነት ጉዳዮች ማውራት በጣም ያስደስተኛል። ስለ ዶሮ ስለ ቤት እንስሳቶች እና በቀጣይም እንደ ስለ እንደዚህ አይነት ነገሮች እንደምናወራ ተስፋ አለኝ። አመሰግናለሁ።

እሺ አሁንም በድጋሜ እድሉ ስለተሰጠኝ አመሰግናለሁ። የአሁኑ ጥያቄያችን ደግሞ ቅርጫት አለህ ወይ የሚል ይሆናል ማለት ነው። አዎ፣ ቅርጫት አለኝ። እኔ እንደማንኛውም ገጠር እንደሚኖሩ ሰዎች አንድ በቤታችን ውስጥ ከአንድ በላይ የተለያዩ እና ብዙ አይነት የሆኑ ቅርጫቶች አሉ ማለት ነው ለምሳሌ ከነዛ ቅርጫቶች መካከል ትናንሽ ቅርጫጮት ቅርጫቶች አሉ። እነዛ ቅርጫቶች የሚያገለግሉት ብዙ ጊዜ ከቤት የተለያዩ እህሎችን ለማፈስ ወይንም ደግሞ ለማጠራቀም የሚያገለግሉ አይነት ቅርጫጮች አሉ። አሉኝ እንዲሁም ደግሞ ትላልቅ ቅርጫቶችም አሉኝ። ልክ ለምሳሌ ቅጠሎችን አንድ ላይ ሰብስቦ ለማስቀመጥ ሊሆን ይችላል ወይም ደግሞ ትላልቅ ነገር ትላልቅ ይዘት ያላቸውን ነገሮች አንድ ላይ ሰብስቦ፣ ኩበት ለምሳሌ ወይንም ደግሞ ልክ እንደ ድንጋይ ምናምን አንድ ላይ እነዚህን ነገሮች ሰብስቦ ለመያዝ የሚያገለግል ትላልቅ ቅርጫት አለኝ ማለት ነው። እና ቅርጫት አለኝ ያው ብዙ አይነት ቅርጫቶች አሉኝ። ያ ደግሞ የሆነበት ምክንያት ምንድነው በዋነኝነት እኔ ከ በኢትዮጵያ ገጠራማ ከሚባሉ ቦታዎች ጋር መኖሬ ነው ማለት ነው። ይሄ ማለት ምንድነው ብዙ ስራዎችን የምንሰራው ልክ እንደ ከተማው ማህበረሰብ ፕላስቲኮችን በመጠቀም ሳይሆን ቅርጫቶችን በመጠቀም ነው። እነዛን ቅርጫቶች ደግሞ እኛው ለምሳሌ እኔ የሰራኋቸው ብዙ ቅርጫቶች አሉ። እና እነዛን ቅርጫቶች እንደዛ እያደረኩኝ እየሰራሁኝ እጠቀምባቸዋለሁኝ ማለት ነው። እና እድሉ ስለተሰጠኝ አሁንም በድጋሚ አመሰግናለሁኝ። ስለ እንደዚህ አይነት ነገሮች ለማውራት በጣም ያስደስተኛል እና ደግሞ ተስፋ አለኝ ከዚህ በኋላም ስለ እንደዚህ አይነት ነገሮች እንደምናወራ።

የጫማ ቁጥርህ ስንት ነው? ይላል ማለት ነው እሺ አሁንም እድሉ ስለተሰጠኝ አመሰግናለሁኝ። አሁን እያንዳንዳችን ወሬ እያወራናቸው ያላቸውን ነገሮች ስለ ራሴ በጥልቀት እንዳስብ እያደረገኝ ነው ማለት ነው። ያ በመሆኑ በጣም እጅግ አመሰግናለሁኝ። እሺ ወደ ጥያቄው ስንመለስ የጫማ ቁጥር ስንት ነው ለሚለው ጥያቄ? የጫማ ቁጥሮቼ የተለያዩ ሊሆኑ ይችላሉ እንደ ጫማ አይነቶች ሊመዘኑ ይችላሉ ለምሳሌ ነጠላ ጫማዎች ወይንም ደግሞ ከፕላስቲክ የሚሰሩ ጫማዎች እነዛ አይነት ጫማዎች ብዙ ጊዜ ምንድን ናቸው? መጠናቸው በተደረጉ ቁጥር እየሰፉ ስለሚሄዱ አነስ አነስ ያሉ መጠኖችን ወይንም ደግሞ ከእግሬ ጋር ጥብቅ የሚሉ ነጠላ ጫማዎችን እገዛለሁኝ ማለት ነው። ምክንያቱም እነዛ ነገሮች በጊዜ ሂደት እየሰፉ ፀሀይ ሲመታቸውና በታጠቡ ቁጥር እየሰፉ እየተለጠጡ ስለሚሄዱ ማለት ነው። እና እንደዚህ አይነት ጉዳዮች ጋር ለምሳሌ እኔ አሁን ብዙ ጊዜ ወደ ሰላሳ ስምንት ወይንም ሰላሳ ሰባት አካባቢ የጫማ ቁጥር አለኝ ማለት ነው። እንዲሁም ደግሞ ለምሳሌ የቆዳ ጫማ በማደርግበት ወቅት ቆዳዋ ጫማው ብዙ ጊዜ መታጠፍና ደግሞ እንዲሁም ከመጠን በላይ ደግሞ ጠቦኝ መወጣት ስለሌለበት በልኬ የሚሆኑ ከእግሬ ነጥብ አምስት ሴንቲሜትር ወይንም ደግሞ በነጥብ አስር ሴንቲሜትር ከፍ የሚሉ ጫማዎችን አደርጋለሁኝ ማለት ነው። ለቆዳ ጫማ በሚሆንበት ወቅት ለምሳሌ እስከ አርባ እና አርባ አንድ አይነት ነገሮች ማለት ነው። ወይንም ደግሞ እኔ እንደ እንትን እንደ ስኒከር የሚባሉ ጫማዎች ወይንም ደግሞ የሸራ ጫማዎች ወይንም የታኬታ የሚባሉ የእግር ኳስ ጫማዎችን በምትጫማበት ወቅት እነዛ ጫማዎች ብዙም እንዲይዙኝ እግሬንና እግሬን አፍነው እንዲያስቀምጡት ስለማልፈልግ ትንሽ ሰፋ ሰፋ ያሉ አድርጌ ብለብሳቸው ደስ ይለኛል ልክ እስከ አርባ ሁለት እና አርባ ሶስት ድረስ ማለት ነው። ስለዛ እኔ እንደዛ ነው የጫማ ቁጥሮቼን የምገልጸው ማለት ነው። እድሉ ስለተሰጠኝና የራሴን ማንነት ወደ ውስጥ ገብቼ እንድረዳ ስላደረከኝ በጣም አመሰግናለሁኝ። ደህና ሁን

እሺ በድጋሚ እድሉ ስለተሰጠኝ አመሰግናለሁኝ። ወተት ትጠጣለህ ወይ ይላል? ያሁኑ ጥያቄያችን አዎ ወተት እጠጣለሁኝ። ድሮ ጋር ወተት ካልጠጣሁኝ ቀን አንድ ቀን እንኳን መዋል አልችልም ነበረ። ይሄ የሆነበት ምክንያት ከፍተኛ የሆነ የ ወተት የመጠጣት ልማድ ወይም ወተት የመጠጣት ሱስ ስለነበረብኝ ነው ማለት ነው። እና እንደዛ ወተቱን በምጠጣበት ወቅት ብዙ የሆነ ስኳር ወተቱ ጋር በማድረግ በደንብ ጣፍጦኝ እንድጠጣ እጠቀምበት ነበር ማለት ነው። አሁን ግን ይሄ ነገር የለም ለምንድነው ይሄንን ነገር የሌለው? አሁን ጋር ስኳርም ስለተወደደ ገበያው ጋርም ያን ያህል ስኳር አቅርቦት ስለሌለ እንዲሁም ደግሞ በተለያዩ የጤና እክሎች ምክንያት። ስኳሩን ወተቱ ጋር ቀንሼ ትንሽዬ ብቻ በማድረግ እጠጣለሁኝ ማለት ነው። እናም አሁን ላይ ወተት የምጠጣበት ምክንያቶች ለምሳሌ ጉንፋን በምታመምበት ወቅት ወይንም ደግሞ ሰውነቴን ሲደክመው ወይንም ስብራት በሚያጋጥመኝ ወቅት ወተት እንደዚህ ነገሮች የመፈወስ አቅም ስላለው ወተት እጠጣለሁ ማለት ነው። ከእነዛ ውጪ ወተት ብዙም አልጠጣም ማለት ነው። ስለዚህ እንደ ልማድ መጠን በምናይበት ወቅት በእንደልማለው መጠን በምናይበት ወቅት ወተት ድሮ ጋር በከፍተኛ መሆን ሁኔታ እጠጣ ነበር አሁን ላይ ግን ዝቅተኛ በሆነ መጠን ነው ወተትን የምጠቀመው ማለት ነው። እድሉን ስለሰጣችሁኝ አመሰግናለሁኝ። መልካም ጊዜ ይሁንላችሁ

የምትወደው መጠጥ ምንድነው? እሺ እኔን በህይወት ዘመኔ ውስጥ እስከዛ እስካሁን ባለሁበት ጊዜ ወይንም እስካሁን ባለሁበት ሰዓት ውስጥ የምወዳቸውን መጠጦች በቀደም ተከተል ለማስቀመጥ ልሞክር ድሮ ጋር ህፃን እያለሁኝ ለስላሳ መጠጦች በደንብ በደንብ ይመቹኝ ነበር እነዛ ለስላሳ መጠጦች ምክንያቱም ጣፋጭ የሆነ በጣም ስለነበራቸው እንዲሁም ደግሞ የተወሰነ ጋዝ ሆዳችንን ሊያስገሳን የሚችል ጋስ ስለነበረው ህፃን ሆኜ እነዛ ነገሮች በጣም ይመቹኝ ነበረ። አሁን ግን ወጣት በሆንኩበት ጊዜ ወይንም ደግሞ ጎረምሳ በሆንኩበት ጊዜ እኔ የምወደው መጠጥ ውሃና ውሃ ብቻ ነው ማለት ነው። ይሄን ያልኩበት ምክንያት ምንድነው? ውሃ ለሰውነታችን በጣም ጠቃሚ ነው። ያው እንደሚታወቀው ከእስከ ሰባ ፐርሰንት አካባቢ የሰውነታችን ፈሳሽ ውሃ እንደመሆኑ መጠን እኔ በጣም ውሃን በጣም ማዘዉተርና መጠጣት እፈልጋለሁኝ። ይህንን ይህንን ክፍልፋይ አመሳዝኖ ለማቆየት ማለት ነው። ስለዚህ ሰባ ፐርሰንት የሚለውን ክፍልፋይ አመዛዝኖ ለመቆየት ውሃ መጠጣት እወዳለሁ ወይንም እፈልጋለሁ ማለት ነው። በተቃራኒው ደግሞ በህይወት ዘመኔ አልኮል ለመጠጦችን ጠጥቼ አላውቅም። ለምንድነው እንደዛ አድርጌ ያላወኩበት ምክንያት? አልኮል በሰውነታችን ውስጥ ጥቅም ሊኖረው ይችል ይሆናል ነገር ግን ደግሞ ከጥቅሙ ጉዳቱ እንደሚያመዝን በደንብ ስለተገነዘብኩ ማለት ነው። እኔ የምወደው መጠጥ አሁን ላይ ውሃ ነው። ከውሃም ደግሞ የተለያዩ አይነት ውሃዎች አሉ ለምሳሌ በፋብሪካ የሚሸጡ የሃይላንድ ውሃዎች አሉ። ወይንም ደግሞ በቤታችን በኩል በቧንቧ በኩል የሚመጡ ውሃ አለ ማለት ነው። እና በፋብሪካ የሚመጡ ውሃ አይነቶችን አልወዳቸውም ለምን? ከፋብሪካ ወደ ንግድ ማዕከላት በሚመጡበት ወቀት ብዙ ጊዜ በፀሀይ ይመታሉ። ሃይላንድ ውስጥ እያሉ ውሃው ይሞቃል እንደገና ደግሞ አቧራው ይነካዋል። እና ከጤና ችግር ጋር ግንኙነት ስላለው እኔ ብዙ ጊዜ ይሄ ፋብሪካ ወይንም ደግሞ የኢንዱስትሪዎች ውሃ አልጠጣም ማለት ነው። እኔ የምጠጣው በባምቧ በቤታችን በኩል የሚመጣልንን የውሃ አይነት ነው ማለት ነው። እነዛ ዉሀዎች በጣም የተሻሉ ናቸው። ምክንያቱም ለፀሀይ አይጋለጡም ለ እንትን ለአቧራም አይጋለጡም ማለት ነው። ስለዛ እኔ የምጠቀማቸው የውሃ አይነቶች በቧንቧ በኩል የሚመጡ የውሃ አይነቶች ናቸው። የምወደው መጠጥም እሱን ነው ማለት ነው። ስለተሰጠኝ እድል በጣም አመሰግናለሁኝ። ደህና ሁኑ።

በስራህ ላይ ምን ተግዳሮት አለ ይላል? በጣም እ አስፈላጊ የሆነ የመወያያ አጀንዳ ነው። መጀመሪያ ስራ ምንድነው የሚለውን ነገር ማወቅ አለብን ስራ ማለት አንድ ሰው የህይወት እ ህይወቱን ለማ ለማቆየት ሲል ምግብ መጠጥ ለማግኘት ሲል የሚሰራው ነገር ስራ ይባላል ማለት ነው። ያ ስራ አሁን ለኔ እ በቤት ውስጥ ልሰራ እችላለሁኝ ለምሳሌ እንደ እ አንድ የ ቴክኖሎጂ ተማሪ እንደመሆኔ መጠን በቤት ውስጥ ሆኜ የተለያዩ እ ስራዎችን ከቤቴ ቁጭ ብዬ መስራት እችላለሁ ማለት ነው። እንዲሁም ደግሞ አንዳንድ ጊዜ ከቤቴ ወጥቼ በተለያዩ ቦታዎች ጋር ስራዬን አከናውናለሁ ማለት ነው። እና እ ምንድነው እዚህ ጋር መረዳት ያለብን ነገር እ ተግዳሮቶቹ ምንድን ናቸው የሚሉት ነው? እነዛ የስራ ተግዳሮቶቼ ለምሳሌ አንደኛ የ ቤተሰብ ጊዜ መሻማት ሊሆን ይችላል ማለት ነው። ተግዳሮቶች ሲባል ችግሮች ለማለት የተፈለገ ነው እዚህ ጋር ስለዛ ይህንን እ አረፍተ ነገር በስራ ላይ ምን ተግዳሮት አለ የሚለውን በስራ ላይ ምን ችግሮች አሉ የሚለው በሚለው እንለውጠዋለን ማለት ነው። እና ለምሳሌ እኔ አሁን በቤተሰብ ሰዓት አለመመጣጠን ለምሳሌ ብዙ ጊዜ እኔ ስራዬ ጋር ስለማተኩር ለቤተሰቦቼ በቂ ጊዜ አ አልሰጥም ማለት ነው። ስለዛ እኔ በቂ ጊዜ ስለማልሰጥ እ እንደ አንድ ችግር እቆጥረዋለሁ ወይም እንደ አንድ ተግዳሮት እቆጥረዋለሁ ማለት ነው። ሌላኛው ደግሞ ምንድነው? እ ከ አለቃ ጋር የሚደረግ እ ግንኙነት ይሄ ከአለቃ ጋር የማደርገው ግንኙነት እ ብዙ ጊዜ ሰላማዊ ቢሆንም ነገር ግን አንዳንዴ አዲስ አለቃ ወደ እ ስራችን በሚመጣበት ሰዓት እ ወይንም አዲስ ደንበኛ ወደ ስራችን በሚመጣበት ሰዓት የዛንን ደንበኛ ወይንም የዛንን አለቃ እ ሙሉ እ ስነልቦናውን ተረድቶ በለስላሳ ግንኙነት ባለሰለሰ ግንኙነት ከደንበኛችን ጋር መስራት ከባድ ነው ማለት ነው። ምክንያቱም ሁሉም ሰዎች የተለያየ ባህሪ ስላላቸው እንዲሁም ደግሞ የሰውን ባህሪ እንደ ጨው መቅመስ ስለማንችል ነው ማለት ነው። ስለዛ እ ይሄ ሁለተኛው ተግዳሮት ነው ማለት እችላለሁ ማለት ነው። እ ሌሎችም ብዙ አይነት እ ተጉዳሮቶች አሉ። እ ለምሳሌ ልክ እ የስራ ቦታ መራቅ ሊሆን ይችላል። ወይንም ደግሞ የ ግንኙነት እ መቆራረጥ ሊሆን ይችላል ያ ግንኙነት መቆራረጥ ለምሳሌ የኢንተርኔቶች እ መቆራረጥ ሊሆን ይችላል እ ማለት ነው። ስለዛ እ ብዙ አይነት የስራ ተግዳሮቶች ወይንም የስራ ላይ ስራ በምንሰራበት ሰዓት የሚያጋጥሙን ችግሮች ይኖራሉ ማለት ነው። እድሉ ስለተሰጠኝ አመሰግናለሁ። መልካም ጊዜ ይሁንላችሁ